ላፕቶፕ አለህ ላፕቶፕ ያው ለጊዜው የለኝም በላፕቶፕ ምትክ ይልቅ ስማርት ፎን ያለኝ ላፕቶፕ በዚህ ደረጃ ወይም ደግሞ አሁን ባለሁበት ጊዜ ላፕቶፕ የለኝም ማለት ነው። ላፕቶፕ እንግዲህ አንድ ቀለል ያለ አነስ ያለ ወይም ለአጠቃቀም ምቹ የሆነ ኤሌክትሮኒክስ ነው ማለት ነው። እጅግ ዘመናዊ የሆነና በጣም አስፈላጊ የሆነ ለተለያዩ ስራ መስሪያዎች ስራዎችን በቀላሉና በአፋጣኝ በአጭር ጊዜ መስራት የምትችል ነው። ላፕቶፕ እንግዲህ አሪፍ ከሚባሉ እና ዘመናዊ ከሚባለው በጣም አግልግሎት ሊሰጡ ከሚችሉ በጣም ጠቃሚ ከሚባሉ ኤሌክትሮኒክስ ሰዎች ቀዳሚውን ቦታ የሚይዝ ነው። ላፕቶፕ እንግዲህ በጣም ብዙ አገልግሎት ያለው ነው በአሁኑ ጊዜ ላይ ማለት ነው። ኪይቦርድ ያለው የራሱን የቻለ ኪይቦርድ ወይም ደግሞ ማውዝ ያለው ሆኖ ቀለል ያለ በሳይዝም ደረጃ ቀለል ያን ያክል ትልቅ የማይባል እንግዲህ ላፕቶፕ በስራህ ደረጃ ለተለያዩ ስራዎች ያገለግላል። በተማሪህ ደረጃህ ለማንበቢያነት ያገለግላል እንደዚሁም ደግሞ ለቴክኖሎጂ ተማሪዎች የተለያዩ የፈጠራ ስራዎችን አለመስራት ለኤዲቲንጎች ሊሆን ይችላል። ለተለያዩ ነገሮች ማድረጊያ ያገለግላል ማለት ነው በተለይም ደግሞ የ የቴክኖሎጂ ተማሪዎች አብዛኛውን ጊዜ ይጠቀሙታል ማለት ነው። እሱን እንግዲህ በሌላ በኩል ለስራ መስሪያዎች በየመስሪያ ቤት ቢሮዎች አብዛኛውን ጊዜ እንግዲህ ይገኛል ማለት ነው። የተለያዩ ስራዎችን ለመስሪያ ኢዲት ለማረጊያ ለማድረጊያ ብዙ ስራዎችን ለመስሪያነት ይጠቀሙበታል ማለት ነው። እንግዲህ ላፕቶፕ ብዙ ብዙ አይነት ፈንክሽኖቼ ያሉት ነው። እንደዚሁም ደግሞ ልክ እንደ ስማርት ስልክ ሁሉ የሶሻል ሚዲያዎችን ለመጠቀም ያገለግላል ማለት ነው። እንግዲህ ቪዲዮውን ኳሊቲ እና ጥራት ባለው መልኩ እንዲዚሁም ደግሞ ተለቅ ባለ መልኩ ለማየት ለመከታተል። ላይቮችን ለማየት እንደዚሁም ደግሞ ለመከታተል የተለያዩ ስራዎችን ለማከናወን የኦንላይን ግብይቶችን ሊሆን ይችላል። ለመግዛት ለነሱ ለነሱ አገልግሎቶች በጣም መጠነ ሰፊ የሆነ ጥቅም ያለው የኤሌክትሮኒክስ መሳሪያ ነው ማለት ነው። እንግዲህ ይሄ ኤሌክትሮኒክስ መሳሪያ ላፕቶፕ የተባለውን እኔ የለኝም ማለት ነው። ለአሁኑ ስማርት ስልክ እንጂ ላፕቶፕ የለኝም ያው ወደፊት ለመግዛት እያሰብኩኝ ነው ማለት ነው። ላፕቶፕ እንግዲህ ይሄን ይሄን ጥቅም በመስጠቱ ሊገዛና ሊያዝ የሚገባው ነው ማለት ነው። ምክንያቱም ደግሞ ብዙ ሰዓት ሊወስድ የሚችለውን ወይም ደግሞ ለኛ ከበድ የሚለውን ስራ በአጭር ጊዜና በቀላሉ ሊያከናውንልን ይችላል ማለት ነው። እንግዲህ ስለ ላፕቶፕ ከመያዝ በፊት ስለ ላፕቶፕ ጥቅምም ሆነ አሰራር በደንብ ማወቅና መማር ስለሚያስፈልግ ስለሱ አገልግሎት ተምሬ ላፕቶፕን ለመግዛት አስቤያለሁኝ ማለት ነው። ለአሁኑ ላፕቶፕ የለኝም።

የስራ ምኞቶችህ ምንድን ናቸው? እንግዲህ ብዙ አይነት የስራ ምኞቶች አሉኝ የስራ ምኞት ሲባል አንድ ሰው ትርፍ ወይም ደግሞ ጥሩ ነገር ሊያገኝበት የሚችለውን ነገር ነው የሚመኘው። እንደዚሁም ደግሞ በውስጡ ይሄንን ብሰራው ደስተኛ እሆናለሁ ወይም ደግሞ ደስ ይለኛል ብሎ የሚያስበውን ስራ። እንግዲህ ለመስራትህ ምቹት ወይም ደግሞ ምኞት ያደርጋል ማለት ነው ይመኛል ይሄን ስራ ብሰራው እኮ ለኔ ጥሩ ነው። ወይም ደግሞ ደስ የሚልኝ የስራ አይነት ነው የስራ መስክ ነው ብሎ እንደሚመኘው ሁሉ እኔም እንግዲህ በውስጤ የምመኛቸው ወይም ደግሞ ደስ የሚሉኝ ስራ አይነቶች አሉ። እንግዲህ ከእነዚህ ውስጥ የሚጠቀሱት ለምሳሌ አሁን ለምሳሌ ለኔ አሪፍ የሆነ ጥቅም የምሰጡኝ። በእረፍትም ደረጃ ይሁን በእረፍትም ደረጃ ይሁን እንደዚህ እንደውም ደግሞ በኢኮኖሚ ደረጃ ለኔ ሻል የሚሉ እና ጥሩ ጥቅም ሊሰጡኝ የሚችሉ። እንደዚሁም ደግሞ ሰዎችን ላግዝበት የምችለው መንገድ ያለበትን ስራ ነው ማለት ነው። ለኔ ለግሌ ለራሴ እድገት ሳይሆን እንግዲህ ለሰዎችም አብሬ ለሰዎችም ጋር ጥቅም የሚሰጥ ሰዎችንም ሊያሳድግ የሚችል ስራህ ቢሆን በጣም ደስ ይለኛል ማለት ነው። እንግዲህ ከእነዚህ መካከል አሁን ለምሳሌ የበጎ አድራጎት ስራዎች አሉ ማለት ነው። የበጎ አድራጎት ስራ ለህዝቦች አሁን ለምሳሌ ላቅመ ደካማዎች ሊሆን ይችላል ለአካል ጉዳተኞች እንደዚሁም ደግሞ ወላጅ ላጥቶ ህፃናትም ሊሆን ይችላል ለነሱ ለነሱም በመርዳት ወይም ደግሞ በመደገፍ ለእኔ ከፍተኛ የሆነ የአእምሮ እርካታ ወይም ደግሞ የአእምሮ ደስታን ይሰጠኛል ማለት ነው። ለእነሱም ደግሞ እንግዲህ አጋዥ ያጡ ብዙ ጎዳና ላይ ላይ የወደቁ የአካል ጉዳተኛ ብዙም ደግሞ የትም ያሳዳጊ የሌላቸው ህፃናች እንዲሁም ድግሞ ሽማግሌዎች አሉና እነሱን በመንከባከብ የመሰረታዊ ፍላጎታቸውን ቢያንስም እንደ ምግብ አይነት ያሉትን በማሟላት ከተለያዩ ነገሮች በመጠበቅ እንግዲህ ለኔ ከፍተኛ የሆነ የአእምሮ እረፍት እና እርካታ ይሰጠኛል። ለእነሱም ደግሞ ልክ እንዳቀይሽ በመሆን እንደዚህ አይነት ስራዎችን መስራት እፈልጋለሁኝ ማለት ነው። በሌላ በኩል የህክምና ስራዎችን ብሰራ በጣም ምኞቴና አዲስ ሲሚል የተግባር ነው ማለት ነው። ምክንያቱም ደግሞ በኔ ስበብ ወይም ደግሞ በኔ ምክንያት ከፈጣሪህ በመቀጠል የተከተለያዩ በበሽታዎች ወይም ደግሞ በተለያዩ ውስጥ ከሚሰቃዩ ሰዎች እንግዲህ ህመም መፈወስ በጣም የሚያስደስትህ ነው ማለት ነው አሪፍ የሚባል የሞያ ተግባር በመሆኑ ምክንያት ይሄ ሙያ በጣም ያስደስተኛል። እንግዲህ ብዙ አይነት በብዙ አይነት በሽታዎች ሰዎች ይሰቃያሉ ወይም ደግሞ ይታመማሉ እንግዲህ ያንን ህመም እንግዲህ በፈጣሪ ፍቃድ ያው ለማስታገስ የተለያዩ መድሃኒቶችን ወይም ደግሞ የተለያዩ ምርመራዎችን በማድረግ ከዛህመም ሰዎች ሲፈወሱ ወይም ደግሞ ከዛህመም ቀለል ሲላቸው ማየት ለኔ ጥሩ ነው ማለት ነው። በኢኮኖሚውም ደረጃ ደግሞ ሻል የሚል ናእ ደስ የሚል ነገር ነው ማለት ነው። ከዛ በመቀጠል የቴክኖሎጂ ትምህርቶችን የቴክኖሎጂ ስራዎችን ብሰራ በጣም ደስ ይለኛል። እንግዲህ እንደ ዘመኑ እንደ ጊዜው ማለት ነው ቴክኖሎጂ በጣም የፈጠነበት እና የረቀቀበት እንደመሆን መጠን እና በቴክኖሎጂ እየተፈጠሩ ያሉ ወይም ደግሞ የሚፈጠሩ ነገሮች በጣም ድንቅ እና ልዩ የሆኑ በመሆናቸው እነሱን ለመስራት እና በእነሱ ለመደሰት ወይም ደግሞ ከእነሱ ጋር ዝምድና ግንኙነትን ለመፍጠር ከተኛ ኢክኖሎጂዎች ጋር ግንኙነትን ለመፍጠር ባለኝ እሳቤ መጠን እና እለት ከእለት የሚፈጠሩ ነገሮችን አብሬ ለመስራት በማሰቤ እንግዲህ ይሄ የቴክኖሎጂ ስራዎች በጣም ደስ ይሉኛል ማለት ነው። እንግዲህ አሁን ላይ አብዛኛው ጊዜ አብዛኛውን የቴክኖሎጂ ስራዎች ናቸው እና በእነሱ ብሳተፍ አሰና ብሰራ በጣም ደስ የሚለኝ ወይም ደግሞ የምመኘው የስራ አይነት ነው ማለት ነው። እንግዲህ አንድ ሰው የሚመኘው በስራው እድገት ሊያሻሽልለት የሚችለው እንደዚሁም ደግሞ ሊከበርበት የሚችለውን ስራ ነው ማለት ነው። እንግዲህ ሁሉም ሰው ፍላጎት አለው የየራሱ ምኞት አለው ማለት ነው አንዱ ፍላጎት አንዱ ፍላጎት ለአንዱ ላይሆን ይችላል ማለት ነው። አንዱ ክብርን ወይም ደግሞ ዝናን የሚያተርፍ የስራ አይነት ሊፈልግ ይችላል እንደ ፖለቲከኛ ፖለቲከኝነት የአመራርነት እንደዛ እንደዛ አይነት ስራዎችን ሊፈልግ ይችላል ማለት ነው። እኔ ግን እንደዚህ አይነት ሳይሆን ሰዎችን የማግዝበት እና ራሴ ደግሞ እርካታ የማግኝበት ስራዎችን በመፈለጌ እንግዲህ እንደዚህ እንደዚህ አይነት ስራዎችን የበጎ አድራጎት ስራዎችን የህክምና ስራዎችን እንዲህ ደግሞ ቴክኖሎጂ የነክ በሆኑ ስራዎች እንዲዚው አሁን ኢትዮጵያ እንግዲህ እንደም ሚትጠወቀው አድግ ካሉ ሀገሮች ዝቅ ትላለች በቴክኖሎጂ ደረጃ እና በቴክኖሎጂ ስራዎችን ሰርቼ ሀገርን ከሌሎች ሀገሮች ለማወዳደር እሞክራለሁኝ ማለት ነው። እንግዲህ በቴክኖሎጂ መስራት ምኞቴ የሆነበት አንደኛው ምክንያት ይሄ ነው ማለት ነው። እነዚህ እነዚህ አሪፍ የሆኑ የስራ ምኞቴ ናቸው ማለት ነው። እንግዲህ በኢንጂነሪንጉም ዘርፍ ምኞት አለኝ የሰራ ምኞት የተለያዩ ቦታዎችን የተለያዩ መሰረተ ልማቶችን መገንባት ለህዝብ አገልግሎት ማቅረብ ለኔም ደግሞ ከፍ የለ ጥቅም ማዋል የተለያዩ ህንፃዎች ሊሆን ይችላል

ወደ ስራዎ እንዴት ይሄ ይላሉ እንግዲህ? ለስራ የምሆነው ነገሮችን ልብሶችን ሊሆን ይችላል እቃዎችን ሊሆን ይችላል ወደ ስራ የሚሄደው እነዛን ነገሮች በማሟላት ነው። እንደውም ደግሞ ለስራው ብቁ አዕምሮዊና አካላዊ ብቁ መሆን አለበትና ያ ብቁ ሲሆነው እንግዲህ አንተ ወደ ስራህ የምሄደው እንደ ዝም ደግሞ ወደ ስራ የምሄደው ሰዓት በማክበር በጧት ነው ማለት ነው። እና እኔም በእነዚህ በእነዚህ ምክንያት ወደ ስራ የምሄደው እንግዲህ የተለያዩ ማድረግ ላይ ልጅ ነው ለስራው የሚሆነው ለስራው የሚመጥነው የጉልበት ስራ ከሆነ ለዛ ስራህ የሚውሉ እንደ ዝም ደግሞ የብራው ስራዎች ከሆኑ ለዛ ስራህ እንደ ላፕቶፕ አይነት ሊሆኑ ይችላሉ ለስራው የሚሆኑ እቃዎችን በመያዝ እሄዳለሁ ማለት ነው። እንዲሁ ደግሞ አለባበሴን በማስተካከል የተለያዩ የጉልበት ስራ ወይም ደግሞ ከበደ አሉ ቆሻሻማ አካባቢ የሆኑ ስራዎች ከሆኑ እንግዲህ ለዛ የሚሆን የሚመጥን ልብስ ጠቆር ያለ ቆርያለሁ ለቆሻሻ ብዙም ተጋናጭ ያላደለ ልብስ ለብሼ እሄዳለሁ ማለት ነው። እንግዲህ የቢሮ ስራ ወይም ደግሞ ለምሳሌ እንደ ባንከር እንዴት ሌሎች የቢሮ ስራዎች ከሆኑ። እንግዲህ አሪፍ የሆነ ልብስ ማለ ስራውን ሊመጥን የሚችል ለዛ ቦታ ላይ መገኘት ያለበት የስራ ልብስ ወይም ደግሞ ይሄ ደንብ ልብስ እሱን በመልበስ ነው። እንግዲህ ወደ ስራ የምሄደውን በሌላ በኩልም እንግዲህ ሰዓት ነው በማክበር በቶሎ በጧት በመሄድ ከሰራተኞች እና ከአሰሪዎች ጋር ያለኝን ግንኙነት ለማጠናከር እሞክራለሁ ማለት ነው። እንግዲህ ወደ ስራ በዚህ በዚህ አይነት መልኩ ይክዳል ማለት ነው። ወደ ስራ እንግዲህ ቅርብ ከሆነ በእግሬም ልሄድ እችላለሁ ብዙም የማይርቅ እና ስራ ቦታ እስከምድረስ የማይረፍድ ከሆነ በእግሪ እሄዳለሁ ማለት ነው። ወደ ስራው ቦታ እንግዲህ በዚህ መልኩ አይደለሁ ሩቅም ደግሞ ከሆነ በትራንስፖርት የተለያዩ ትራንስፖርቶችን ተጠቅሜ እሄዳለሁ ማለት ነው። እንግዲህ ወደዛ ቦታ ወይም ደግሞ ወደ ስራ ቦታ በነዚህ በነዚህ መልኩ እሄዳለሁኝ ማለት ነው። ወደ ስራ ቦታ እንዴት እንደምሄድ እንግዲህ በነዚህ መልኩ እሄዳለሁ ማለት ነው። ወደ ስራ ቦታ ሄጄ ስራዬን ብትሰካ ሁኔታና ብትሰልጥ ሁኔታ በመስራት አካላዊና አምሮአዊ በመሆን ወደ ስራ እሄዳለሁ ማለት ነው። ወደ ስራ ስሄድ እንግዲህ የተለያዩ ነገሮችን ከሰአት ከሆነ የተለያዩ ነገሮችን ልጠቀም እችላለሁ ቡና ልጠጣ እችላለሁ። የተለያዩ የሚያነቃቁ ወይም ደግሞ ከድብርት የሚያላቅቁ ከሰአት ያሉ ስራዎች ፀሀይም እንደመሆኑ መጠን ትንሽ ጫና አላቸው እና እነዚህን በማድረግ ወደ ስራ ቦታ አይደለም ማለት ነው። ቡና ቀጥጠው የተወሰነ ያሚሮ መንቀቀት ስለምኖረው እሱን በመጠቀም ወደ ስራ እሄዳለሁኝ ማለት ነው። እንግዲህ እነዚህን ተግባራትን በማከናወን ነው ወደ ስራ ልሄድ የሚችለው እንግዲህ ወደ ስራ በእነዚህ በእነዚህ ሁኔታዎች ላይ እሄዳለሁኝ ማለት ነው።

የወተት ተዋጽኦ ትወዳለህ አዎ የወተት ተዋጽኦ እወዳለሁ። የወተት እንግዲህ ከምትጠቀማቸው ነገር አንዱ ነው በቤቴ ውስጥ የሚገኝ በቀላሉ ላገኘው የምችል ነው ከላሞቼ የሚገኝ ነው። እንግዲህ የላም እርባታ ስለማደርግ ወይም ደግሞ የላም እርባታ ስላለኝ ከእነሱ በቀላሉ የማገኘው የተፈጥሮ እየሆነ መጠጥ ነው ማለት ነው። እንግዲህ ወተት የሚባለው በከለሩ ነጭ ሆነ በጣም ጣፋጭና ለህይወታችን በጣም አስፈላጊ የሆነ ሀይልና ሙቀት ለምሰጭ የሆነ ምግብ ነው ማለት ነው። እንግዲህ በጣም ገንቢ የሆነ የመጠጥ አይነት ነው። ወተት ሲባል እንግዲህ የወተት ተዋጽኦ ወይም የወተት አስተዋጽኦ ሲባል የወተት ራሱ ብቻ ላይሆን ይችላል። እንግዲህ ወተት አስተዋጽኦ የሚባሉት እንዲህ አይብ ሊሆን ይችላል አይብ የምንለው እንግዲህ ከወተት ተዋጽኦ የሚወጣ ነው። ወተቱ ከተገፋ በኋላ ወዴ ቅቤናው አሬራነት ይቀየራል አይብ ቀሪ አሬራው እንደገና ደግሞ በሳት ከተሞቀ በኋላ የሚገኘው አይብ ይባላል አይብ የሚባለው እንግዲህ ረጋ ያለ ፈሳሽ ያልሆነ ነገር ጠጣር የሆነ ነገር ነው። እሱ በጣም አሪፍና ተወዳጅ የምግብ የወተት ተዋጽኦ ምግብ አይነት ነው ማለት ነው። በሌላ በሌላ በኩል የወተት ተዋጽኦ ከምላቸው ውስጥ ቅቤ አንደኛውና ተመራጩ በአለማችን ላይ በስፋት ምግብ ላይ የሚውሉ ለሰውነት በጣም ተስማሚና ጤናማ የሆነ ከዘይቶች ከተለያዩ አኒማል ፋቶች ይልቅ የ ቅቤ ለሰውነት በጣም አሪፍና ጠቃሚ የሆነ ገንቢ የሆነ እንደዚሁም ደግሞ ምንም ብዙም በሰውነታችን ህግ ጉዳት የሌለው ኮሌስትሮል ብዙም የማይሆን የወተት ተዋጽኦ ምርት ነው። ቅቤ እንግዲህ ለተለያዩ አገልግሎቶቹ ይውላሉ እናቶቻችን ፀጉራቸውን በመቅባት ፀጉራቸውን እንዲለሰልስና እንዲያድግ እንዲዚሁም ደግሞ ከተለያዩ ከፎረፎር ሊሆን ይችላል ከተለያዩ በሽታዎች ለመከላከል ያንንት የግልግሎታል በጣም አሪፍ የሆነ ጥቅም የሚሰጣቸው ማለት ነው። በሌላ በኩል በአብዛኛው ማህበረሰብ እንዲህ ብታውቀው ይበላል ማለት ነው። እንግዲህ የሚበላው ተነጥሮ ነው በእሳት የተለያዩ ቅመማ ቅመሞች ተደርጎ በእሳት ያው እናቶቻችንን አንጥረው አስቀምጠው በየጊዜው እንግዲህ እየቀነሱ ይጠቀሙታል ማለት ነው። ይሄም በጣም ጣፋጭ ምግብ ነው። እንደ ዘይት ያሉ የምግብ ዘይቶችን ከመጠቀም ይልቅ እሱን መጠቀም በጣም ከፍተኛ ጥቅም አለው ማለት ነው። ያው ተፈጥሮ እንደመሆኑ መጠን በሌላ በኩል እንግዲህ የወተት ተዋጽኦ የምንለው እርጎ ራሱ ነው። እርጎ የምንለው እንግዲህ ወተቱ ለሶስት ቀንም ይሁን ለሁለት ቀን ከቆየና ከቀዘቀዘ በኋላ ወደ ጠጣርነት ይቀይራል። እንግዲህ ወተቱ ሲታለብ መጀመሪያ ፈሳሽና ትኩስ ነው ማለት ነው ምንም አይነት የረጋ አይደለም። ግን ሁለት ቀን ወይም ደግሞ ሶስት ቀን ከቆየ በኋላ እና በቀዝቃዛ ቦታ ከሆነ ይረጋል ማለት ነው። ወይም ደግሞ ወደ ጣጣርነት ይቀየራል ያ እንግዲህ እርጎ ይባላል ያኛው የወተት አንዽኛው ተዋጽኦ ነው ማለት ነው። እሱም በጣም የሚጣፍጥና የሚወደድ የመጠጥ አይነት ነው። እንግዲህ ወተት ወተት ወይም ደግሞ አድርጎ በተለያዩ ምግብ ቤቶች ይሸጣል በቤቱም ብቻ ሳይሆን በምግብ ቤቶች ስለሚሸጥ ማንኛውም ማህበረሰብ ሊያገኘው የሚችለው የወተት ተዋጽኦ ነው ማለት ነው። በጣም ተወዳጅና ጣፋጭ የሆነ ለልብ በተለይ ደግሞ ቀዝቃዛ በሚሆንበት ሰዓት ለልብ መረጋጋት ጥሩ የሆነ ለአእምሮህ እርካታ የሚሰጥህ የመጠጥ አይነት ነው ማለት ነው። በሌላ በኩል እንግዲህ የወተት ተዋጽሁ ይሄ ምንድነው? ያው አሬራ ነው እንዳልኩት አሬራ ማለት ወተቱ ከረጋ በኋላ ለሶስት ቀን ደግሞ ለአራት ቀን ከረጋ በኋላ ቅቤን ለማውጣት ለመልየት ሲባል በእንስራ ይገፋል ያ ከተገፋ በኋላ ቅቤው ከተለየ በኋላ ያለው ወተት ቅቤው ከተለየ በኋላ ያለው ፈሳሽ ነገር አሬራ ይባላል ማለት ነው። እንግዲህ ወተቱ ተገፍቶ ቅቤው ሲወጣ አሬራ ይቀራል ማለት ነው። አሬራው እንግዲህ የወተቱን ያህል ጣዕምም ይሁን የወተቱን ያህል ያን ያክል ጠቀሜታ ላይኖር ይችላል ማለት ነው። ምክንያቱ ደግሞ ቅቤው ዋናው ንጥረ ነገር በወተት ውስጥ ያለው ነጥረ ነገር በጣም ጠቃሚ የሆነው ቅቤው ከዛ ውስጥ ተለይቶ ስለወጣ አሬራው ያን ያክልህ ጠቃሚም ላይሆን ይችላል ማለት ነው። ነገር ግን ያው እሱም አንግዲህ የወተት ተዋጽኦ ነው። እንግዲህ እነዚህ ሁሉ የወተት ተዋጽኦ ናቸው። በጣም እወዳቸዋለሁ ሁሉንም የምጠቀማቸው ናቸው ማለት ነው። ምክንያቱም ሁሉም ጉዳት የላቸውም ከጉዳት እልቅ ጥቅማቸው በጣም ሰፋ ያለ በመሆኑ እንዴ እንግዲህ እነዚህን የወጥት ተዋጽኦዎች እወዳለሁ ማለት ነው። ያው በቤቴም በስፋት የሚገኝ ነው አብዛኛው ጊዜ ላሞች ያሉ እኛ ጋር ያው ከላም ይገኛል። ወተት ያው በተለያዩ አካባቢዎች ሊለያይ ይችላል። አሁን ለምሳሌ በበረሃማ አካባቢዎች የግመል ወተት ይጠቀማሉ። አብዛኛው ጊዜ የግመል ወተት አለ በዛ አካባቢ። በእኛ አካባቢ ደግሞ ላም ነው ያለው ማለት ነው። ላም ማለት የቀንዲ ከብት ናት። እሷ ናት ያለችው በጣም የነሱ ወተት በጣም ጣፋጭ ነው። ከግመሎቹ ወተት ይልቅ የግመሎቹ ወተት ያው ጠጥቼ ባላውቅም ሲባል እንደምሰማው ብዙም ጣፋጭ አይደለም ነው የሚባለው እንግዲህ የላሙ ወተት ነው። በሱቅም በአብዛኛው ቦታ እንግዲህ ያለው የላሙ ወተት ነውና የላሙ ወተት አስተዋጽኦዎች እነዚህን እነዚህን ይመስላሉ በጣም የምወዳቸውና ጥቅም የሚሰጡ የመጠጥ ወይም ደግሞ የምግብ አይነቶች ናቸው ማለት ነው። እንግዲህ እነዚህ እነዚህ የመሰሉ

ትንኞች በአካባቢው አሉ ትንኞች አሉ ብዙ አይነት ትንኞች አሉ ግን የወባ ትንኝ ደግሞ ይሄ በሽታ ሊያስተላልፉ ማላሪያ ላይ ሊያስተላልፉ የሚችሉ የወባ ትንኞች የሉም። ለእንደዚያ አይነት ትንኞች የኛ አካባቢና ምቹ አይደለም ሞቃታማና ወይም ደሞ ውሃ ያለበት ስላላደለ ለውባት ነኝ ምቹ አይደለም ማለት ነው። እንግዲህ ያው የወባ ትንኝ የምትፈልገው የራሷ የሆነ ኮንዲሽን ቦታ አላት የሚመቻት። በዛ አካባቢ መልመድ የምትችልበት አካባቢ የራሷ የሆነ አላት ማለት ነው። በየትኛውም ቦታ አትለምድም ማለት ነው። እኛ አካባቢ ደሞ አብዛኛውን ጊዜ ቀዝቃዛ እና ብዙም የታቆሩ ውሃዎች ወይም ደሞ የቆሻሻ ውሃዎች ስለሌሉ በእኛ አካባቢ የወባ ትንኝ የለም ማለት ነው። ነገር ግን ሌሎች ትንኞች አሉ ብዙ አይነት ትንኞች አሉ። ትንኝ ብለን በተለምዶ የምንጠራቸው ትናንሽ ነፍሳቶች አሉ መብረር የሚችሉ። እና እነሱ አሉ በተለይም ደግሞ በ ክረምቱ መገበያደጃ ወይም ደሞ ክረምቱ ማለቂያ ላይ መስከረም አካባቢ ላይ መስከረም የሚባለው ወራት ላይ መስከረም የመጀመሪያው ወር እንደሆነ ይታወቃል። እዛ አካባቢ ላይ በብዛት ትንኞች ይኖራሉ ማለት ነው። እነሱ እንግዲህ በጣም በመናከስ ወይም ብለድ ሪሉዝ የደም ማነስ ችግርን የሚያመጡት ትንኞች ናቸው። ብለድን በመምጠጥ ድምምን በመምጠጥ ለመግብነት በመዋል እንግዲህ የሰውን ወይም ደሞ አብዛኛውን ጊዜ ደሞ የእንስሶችን ደም በመምጠጥ ለምግብነት በማዋል የደም ማነስን ወይም ደሞ አኒሚያ የሚባለውን በሽታ ሊያመጡ የሚችሉ ትንኞች አሉ ማለት ነው። አብዛኛው ጊዜ እነዚህ ትንኞች ክረምቱ መገባደጃ ላይ ነው እሚገኙት እንዳልኩት። ያው እንግዲህ በጣም አስቸጋሪ ናቸው። ወይም ደግሞ እንስሳ በሚጠበቅበት አካባቢ ወይም እንግዲህ ገጠር አካባቢ ላይ በዛ አካባቢ ላይ እንስሶችን ለእንስሶች በጣም አስቸገሪ ይሆናሉ በተለይም ደሞ ዳመና በሚሆንበት ሰዓት። የአየር ንብረቱ ዳመናማና ቀዝቃዛማ በሚሆንበት ሰዓት እነዚህ ትንኞች በስፋት ይገኛሉ ማለት ነው። በዛን ሰዓት እንግዲህ ከብት ለመጠበቅ በጣም አስቸጋሪ የሚሆኑና የሚባሉ በጣም የሚቆናጠጡ ናቸው ማለት ነው። እንግዲህ ለደም ለመውሰድ ነው ያንን እሚያደርጉት። እንግዲህ እነዚህን መሰል ትንኞች አሉ በተለይ የከብት ፌሶች ወይም የከብት የእንሳት የአህያ ሊሆን ይችላል የበግ ቆሻሻ ባለበት አካባቢ ላይ በስፋት ይገኛሉ ማለት ነው። በእኛ አካባቢ እንግዲህ ትንኞች እና በጣም አስቸጋሪና ትንሽ ከመሆናቸው የተነሳ ለማባረር ወይም ደሞ ለመግደል ካለመመቸታቸው የተነሳ በጣም የሚረብሹ ሰዎችን የሚያውኩ እንደዚሁም ደግሞ ጉዳት የሚያደርሱ ናቸው ማለት ነው። አይን በመግባት ሁላ ለአይን ጉዳት ሊያደርግ ይችላሉ። በአፍንጫህ በጆሮ ሁላ የመግባት አቅም አላቸው ማለት ነው። ምክንያቱም በጣም ትንሽ ስለሆኑ ያን ያክል ልንቆጣጠራቸው አንችልም ማለት ነው። እንደዚሁም ደግሞ በአብዛኛው ጊዜ በውጭ ነው እሚገኘው ወይም ደግሞ ከብቶች በሚያድሩበት በረት አካባቢ በዛ አካባቢ በስፋት ይገኛሉ ማለት ነው። ፀሀይ በሚሆን ሰዓት ብዙም አይወጡም ዳመናማ እና ቀዝቃዛማ በሚሆን ሰዓት ይወጣሉ። እንግዲህ እነዚህን የሚመስሉ ትንኞች አሉ በእኛ አካባቢ ነገር ግን የወባ ትንኝ የለም በእኛ አካባቢ ምቹ ስላላደለ ለወባ ትንኝ አካባቢው ወባት ነኝ ለመራባትም ሆነ ለመኖር አካባቢው ምቹ ስላልሆነ በእኛ አካባቢ የወባ ትንኝ የለም ማለት ነው። እንግዲህ በዚህም የተነሳ ሌሎች ትንኞች ግን እንዳሉ በዚህ መልኩ ለመግለጽ እወዳለሁ ማለት ነው።